የስራ ቦታ እንዴት? ነው ነው የስራ ቦታ ጥሩ ነው። ያው ጸጥ ያለ ነው። ምንም አይነት እንትን የለበትም። እንደገና ፍትሃዊ የሆነ እንትን ነው ያለው። አንዱ ለአንዱ የሚዳላበት ሳይሆን ፍትሃዊ የስራ ክፍፍል ነው ያለን። እና ደስ የሚል ነው ጥሩ ነው። አሪፖታ ነው ያለሁት እና የህሊና ስራ ስለሆነ ጥሩ ነው።

በየትኛው እጅ ትጽፋለህ ነው? የምጽፈው እኔ በአንድ እጄ ነው በቀኝ እጄ ነው የምጽፈው። በግራ እጄ ትንሽ አለመድኩም እና ሁሉንም ነገር የምጽፈውም ማቀብለውም ምንም ማደርገውም ሁሉ በቀኝ እጄ ነው በቀኝ እጄ። አርማለሁ የሆነ እቃም እቀበላለሁ አቀብላለሁ። ምን እላለሁ እና በቃኝ እጄ ነው ሁሉም ነገር።

ዶሮ የለኝም ነገር ግን ዶሮ አውቃለሁ ለየበአላት እና ለአንዳንድ ነገሮች እርድም አካሄዳለሁ አርድና ስጋውን እባላለሁ ከዛ ውጪ ግን ዶሮ አላረባምም ያው ሲያስፈልገኝ ስጋ ብቻ ዶሮ ገዛና ማዕረግ ነውና ቤት ውስጥ ዶሮ የለኝም አሁን ባለው ሁኔታ ዶሮ የለኝም ዶሮ አለህ የሚለው የለኝም።

ቃልህን ትጠብቃለህ ወይ? አዎ ቃሌን በትክክል እጠብቃለሁ ምክንያቱም ቃል ካልጠቅን እና እምነት አይኖራቸውም ሌሎች ማህበረሰቦች ጓደኞች ቤተሰብ እምነት አይኖራቸውም እና ሰዓት እጠብቃለሁ ቃል እጠብቃለሁ ወደዛ ወደዛ አልልም እና እያንዳንዷን ነገር በሰአት ነው እንደገና ቃልም ታለኝ በቃሌ እገኛለሁ እና ቃል እጠብቃለሁ

ስጦታ መስጠት ትወዳለህ? አልፎ አልፎ ስጦታ እስጣለሁ ለፍቅረኛ እሰጥ ነበረ። ከዛ ደግሞ አሁን ጓደኛ አዲስ ከውጭ ምናምን ለመጡ ስጦታ አንዳንዴ ለእህት ለወንድም ስጦታ ለጓደኛ ስጦታ አበረከታለው። አልፎ አልፎ ያው ብዙ ጊዜ ባይሆንም አልፎ አልፎ ስጦታ መስጠት እወዳለሁ። እንደገና ላቅመ ደካማዎችም ተለያዩ ነገሮችን ለማገዝ እጥራለሁኝ። እና ስጦታ መስጠት እወዳለሁ አዎ እወዳለሁ።

ምን አይነት ሙዚቃ ትወዳለህ ነው? ብዙን ጊዜ እኔ ይሄ ክላሲካል የሆነ ሙዚቃ እወዳለሁ ወይ ሆያ ሆዬ አንቺሆዩ፥ ክላሲካል፥ ባቲ አይነት እንደገና ቀን ቀን ማታ ማታ ደግሞ እነዚህ የጭፈራ ሙዚቃዎች ለምሳሌ እነ ጎሳዬ የነ ተፈራ ሌሎች ሌሎችንም እወዳለሁ እና ሙዚቃ እንደነዚህ ያሉ ሙዚቃዎችን እወዳለሁ።

ፎቶዎችን የት ታስቀምጣለህ? እሚለው ፎቶዎችን እንግዲህ በትልቁ ካስቀመጥኩ በፍሬም አዘጋጅ እና ግድግዳ ላይ አስቀምጣቸዋለሁ። ኧ ግድግዳ ላይ ሰቀል ሰቀል ላረጋቸዋለሁ እንዲሁም ደግሞ አልበም አለኝ። አልበም ላይ ኧ የተለያዩ እነዚህ ትንንሽ ፎቶዎች ኧ እና በስልኬ ውስጥ በላፕቶፔ ውስጥም አሉ ፎቶዎች የተለያዩ ፎቶዎች አሉ። ስለዚህ በተለያየ ቦታ ነው የማስቀምጠው አልበሙ ላይ ፕሪንት የተደረገ አደርጋለሁ ሞባይሉ ውስጥ አለ። ላፕቶፑ ውስጥ አለ በየግድግዳውም ትልልቅ ፎቶዎች አሉ

የምታስታውሰው ልዩ በዓል አለ ወይ? አዎ በተለይ ልደቴ ልደቴን አስታውሳለሁ። እንዲሁም ደግሞ ሚስቴን ያገባሁ ቀን። በቃ እንደ በዓል ነው የምወስደው ከዛ ገናን እናከብራለሁ በልዩ ሁኔታ። ፋሲካን አከብራለሁ ዘመን መለወጫን አከብራለሁ እና የማስታውሰው ልዩ በዓል እነዚህ ናቸው። አሉ እነዚህም ናቸው ብዙ ናቸው ከእነዛ ውስጥ ልዩ የሆኑት እነዚህ ናቸው።

ማህበራዊ ሚዲያ ትጠቀማለህ? አዎ በትክክል እጠቀማለሁ። እና ለምሳሌ ፌስቡክ እጠቀማለሁ፣ እጠቀማለሁ ኢንስታግራም እጠቀማለሁ፣ ቴሌግራም እጠቀማለሁ ኤምኤል እጠቀማለሁ ኤሞ እጠቀማለሁ ዋትሳፕ እጠቀማለሁ ብዙ አይነት እጠቀማለሁኝ እና ጎግል እነዚህ እነዚህ ነገሮችን እጠቀማለሁኝ የተለያየ መልእክት ለማድረስ ለማውራት ለሁሉም ነገር ይጠቅማሉ እጠቀማለሁ።

ምን አይነት መሳሪያዎች ትጠቀማለህ ነው? እንግዲህ ትምህርት ቤት እኔ መምህር ነኝ። እስክሪብቶ መጽሐፍ ደብተር ወረቀት። መጽሐፊያ ዳስተር ጋውን እነዚህን ነገሮች እጠቀማለሁ። በቤት ውስጥ ደግሞ የተለያዩ መስሪያ መሳሪያዎች አሉ። እነሱን ምን ስራ? ሶፋ ለ እቃ ቤት እቃዎች የማብሰያ እቃዎች አሉ እነሱን መሳሪያዎች እጠቀማለሁ።

በበጋ ወቅት ምን ታደርጋለህ ነው? በበጋ ወቅት እንግዲህ ብዙ ጊዜ ሙቀት ነው በእኛ አካባቢ በበጋው እና ሙቀት ነው ቀለል ቀለል ያሉ ልብሶችን ሳሳ ሳሳ ያሉ ልብሶችን እለብሳለሁ። ሻወር በየጊዜው እወስዳለሁ። እንደገና ደግሞ ቀለል ቀለል ያሉ ስራዎችንም እሰራለሁ እንደገና ጠዋት እና ከሰአት ለመስራት እሞክራለሁ። ቤት አረፍ ብዬ እና ማህበረሰቡን ደግሞ አርሶ አደሮ አካባቢ በበጋ ምን መደረግ እንዳለበት ለማህበረሰቡ ለማስረዳት እሞክራለሁ።

አዎ ምግብህን ለሌሎች ማካፈል ትወዳለህ አዎ ያ ቃሌ ላይ ለሌላ ለሌላ ስህተትም ጎረቤት መጥራት በተለይ ለባለ አካባቢ በእንግድነት መንገድ ለመጣም እሰጣለሁ በበዓል አካባቢ ያቺን ያለችውን ነገሮች ለማካፈል እወዳለሁ እና ብዙ ጊዜ በመጠራራት እንግዳ ነኝ ብሎ ደግሞ ድንገት የፈጣሪ እንግዳ ይመጣል ለሱም እኩል ማካፈል እወዳለሁ።

ኮምፒውተር መጠቀም ትችላለህ ወይ? አዎ በትክክል እጠቀማለሁም። ምክንያቱም እያንዳንዱን ቴሌግራም ኤሜል ፌስቡክ ኢንስታግራም ዋትሳፕ ኢሞ ወይም ዋትኤቨር ቲክቶክ ዩቲዩብ ምናምን የምከታተለው በኮምፒውተር ነው። እና እያንዳንዱን ነገር የምጽፈውም ሪሰርች የምሰራውም አርቴ ስነ ጽሁፍ የምሰራውም በኮምፒውተር ነውና። መጠቀም እችላለሁ

በእጅ መሸመን ታውቃለህ? አውቃለሁ ግን እኔ አልችልም ግን በእጅ መሸመን የሚችሉ አውቃለሁ። ይሄ ነጠላ ጋቢ ነጭ በነጭ ልብስ የሚሰራው። አንገድ ልብስ አንገት ልብስ የሚባል አለ። እሱን የሚሰራው በእጅ በሽመና ነው። በእጅ በመሸመን የሚሰሩ ሰዎች አሉ እነሱ ሲሰሩ አይቻለሁ አውቃለሁ። ግን እኔ አልችልም።

መብረቅ ፈራነው እኔ መብረቅ እፈራለሁ። ምክንያቱም በጣም ድምጽ ስላለው በጣም አስተጋብቶ ጮሆ ስለመጣ። ሲጮህ እንደውም እስካሁን በአካባቢው አላረፈም። እንጂ ራቅ ብሎ ራሱ ሲያርፍ ጮሆ ሲያርፍ ትንሽ እፈራለሁ በጣም ነው የምፈራው። እና መብረቅ እፈራለሁ። ግን አይቼም አላውቅም ምን እንደሆነ ግን መሬቱ የተ እሱ ያረፈብም ቦታን አይቻለው

የቴክኖሎጂ ችግር ሲያጋጥምህ ምን ታደርጋለህ ነው የሚለው እንግዲህ በብዛት ቴክኖሎጂ ችግር ሊያጋጥም ይችላል አልፎ አልፎ በኔትወክ ጉዳይ በምናምን በተለያዩ ነገሮች ነገር ግን ያንን ብየ ቁጭ አልልም፤ ሌሎች እኒያ ቁሶችን እጠይቃለሁ እንደገና ደግሞ ያ ነገር እስከሚስተካከል ረጋ ብዬ ታግሼ እጠብቃለሁኝ ከዛ በኋላ ችግሩን ለመፍታት እሞክራለሁ።

በፍጥነት መተየብ ትችላለህ ወይ ነው? የሚለው እንግዲህ አዎ በፍጥነት መተየብ እችላለሁ። ምክንያቱም ነገሮችን ለማሳካት በጥሩ ሁኔታ ነገሮችን እንዲሳኩ እና መሄድ ያለብኝን ያለብኝስ እንድሄድ በፍጥነት መሰረት አድርጌ በፍጥነት ነገሮችን መተየብ እችላለሁ። በፍጥነት መተየብ እችላለሁ

የምትወደው ቀለም ምንድነው የሚለው? እኔ የምወደው ቀለም በብዛት አረንጓዴ ቢጫ ቀደኝ እወዳለሁ አረንጓዴ ቢጫ ቀይ እወዳለሁ። እ አልፋር ደግሞ ሌሎች ሮዝ ከለር። ሮዝ ከለር ብሉ ብሉ ብሉ ከ ወይም ደግሞ ሰማያዊ ሰማያዊ ከለር እነዚህን ቀለማቶች ብዙ ጊዜ እጠቀማለሁ እወዳለሁ

የስራ ግምገማ ይደረግልሃል አዎ ይደረጋል በየጊዜዎች ኧ ቸክሊስት ይሰጣል። የስራ ወርሃዊ መመሪያ የምንሰራቸው ስራዎች ይሰጡናል በዛ የስራ መሰረት ግምገማ እደርጋለሁኝ። ግለና ሂስ ህሴን ወስጄ እሚስ እሚስተካከለውን አስተካክላለሁ። የተስተካከለውን ደግሞ እያሻሻልኩ የሚሄድበትን መንገድ አደርጋለሁ እና የስራ ግምገማ እደረጋለሁ

ዝናብ ሲዘንብ ምን ታደርጋለህ? ነው የሚለው እንግዲህ ዝናብ ሲዘንብ ምንድነው የማደርገው ውጭ ከሆንኩ ጃንጥላዬ እቀሳቀሳለሁ እንደውም ደግሞ ቤት ውስጥ ከሆንኩ ደግሞ የሚጥልባቸውን የተለያዩ መሳሪያዎች ውጪ ላይ ካሉ እነሱን ወደ ቤት አስገባለሁ ኢንተርኔት እዘጋለሁ ምክንያቱም ከዛ ጋር ኮንታክት እንዳይፈጥር እነዚህን አደርጋለሁ

በቤት ውስጥ ወይስ በውጭ መሆን ትመርጣለህ? አይ እኔ በቤት ውስጥ መሆን ምርጫዬ የምሆንበት ሰዓት አለ። በውጭም መሆን ደግሞ የምሆንበት ሰዓት ምመርጥበት ሰዓት አለ። እና እንደየጊዜው ውጭ ምመርጥበት አለ ውስጥ የሚመርጥበት አለ። ዝናብ ከሆነ ውስጥ ቤት ውስጥ ብሆን ደስ ይለኛል። ፀሀይና ዝናብ ከሆነ ከዛ ውጪ ከሆነ ግን ወጣ ብዬ ነፋሻማ አካባቢ ጥሩ አረንጓዴ ያለበት አከባቢ ብሆን ደስ ይለኛል።

ማ ታ ምን አይነት ድምጽ ትሰማለህ ነው? ማታ እንግዲህ ከተማ ቦታ ላይ መኪና ድምጽ እሰማለሁ። በሆቴሎች ላይ ደግሞ የተለያዩ ጭፈራዎች ሙዚቃዎች ጭፈራዎች በሆቴል አካባቢ እሰማለሁ። የመኪና ሲሄድ ሲመጣ መኪና እሰማለሁኝ። አንድ አልፋልፎ ደግሞ ወጣ ብዬ ወደ ገጠራማ አካባቢ ሳደር ደግሞ ጅብ ጅብ ይጮሃል የጅብ ድምጽ እሰማለሁ።

የትንኝ መረብ ትጠቀማለህ ነው የሚለው አዎ እጠቀማለሁ ምክንያቱም እኛ ሞቃታማ አካባቢ ነው የምንኖረው። ስለዚህ እዚህ ሞቃታማ ደግሞ ትንኝ አለው። እነዚህን ትንኞች እንዳይነክሱን መረብ እጠቀማለሁ። እና ብዙም ጊዜ እንደውም ያለ መረብ ተኝቼም አላውቅም። ምክንያቱም ትንኞቹ በጣም ይቆናጠጣሉ። እና የትንኝ መረብ እጠቀማለው።

በቤትህ ምን አይነት የቤት እቃዎች አሉ ነው እንግዲህ ብዙ አይነት የቤት እቃዎች አሉ ሶፋ የቤት እቃ ነው አለኝ። ቁም ሳጥን አለኝ። ብፌ አለኝ። ቁም ሳጥን የልብሶች ማስቀመጫ አለኝ። እንደገና የቤት የምግብ ቁሳቁሶች አሉ እነ ብረድስት እነ ጀበና የቡና መጠጫ ማሽኖች አሉኝ። የልብስ ማጠቢያ ማሽን አለኝ። እነዚህ እነዚህ ያሉ ወንበሮች አሉኝ

በድን ቋንቋ ታምናለህ እንግዲህ በድን ቋንቋ መናገር የማይችሉ በምልክት ይናገሩ እንደው ብዬ ነው። አሁን በምልክት የሚናገሩ። እና ከዛ አፋቸው ማውራት የማይችል ከሆነ። በምልክት ቋንቋ ያወራሉ እና የምልክት ቋንቋውን ከሆነ በዚህ በድል ቋንቋ አምናለሁ።

ሌሎችን ማበረታታት ትችላለህ ወይ? አዎ በተለይ ተስፋ የቆረጡት ሰዎችን በጣም ማበረታታት እሞክራለሁ። እንግዲህ በዚህ ምድር የመጣነው እንደው አይደለም ሁሉንም ነገር ጥለነው ነው የምንሄደው። እና እዚህ ምድር ላይ ስንኖር ለበጎ ነውና ማበረታታት። የነገ ተስፋ እንዲኖራቸው ተስፋቸው የተማጠጠውን ምክር አዘር አይዟችሁ ሀብሼር እንዲህ አድርጉ ጥሩ ነው። እያልኩ መከር እረግሳለሁ አበረታታለሁ

ስሜትህን በፊትህ ላይ ታሳያለህ ነው የሚለው? አዎ ስናደድ በተለይ በተናደድኩ ሳዓት ስሜቴ በፊቴ ላይ እያስታውቅብኛል። የሆነ ፊቴ ይቀያየራል። ኖርማል ስሆን ስናደድ ስትደሰት ይለያያል እና ስደሰትም ፊቴ ሌላን ይሆናል። ኖርማል ስሆንም ሌላ ነው ስናደድም ሌላ ሰው ነኝና። ስሜቴ በሚቀየር ሰዓት ፊቴ ላይ ያሳየን ምልክት ያሳየን

ሰዎችን በአይን ትመለከታለህ? የምመለከተው ሰው አለ የማልመከለ እማልመለከተው ሰው አለ። አሁን አንጓደኛ ከሆንን ፊት ለፊት እየተያየን ነው እምና እናወራለን የምንፈልገውን እናወራለን እናቅዳለን እንሰራለን። ፊት ለፊት በመ በመተያየት ከዛ ውጪ እማላቃቸውን ሰዎች ፊት ለፊት ኧ አላይም። ብዙም ያን ያክል የማየትም እንትኑ የለኝም። ልምዱ ስለዚህ ፍለፊት እንደ ሰዎቹ ይለያያል። የምቀርባቸው ሰዎችን አያለሁ እማልቀርባቸውን ብዙም አላይም።

በመሬት ላይ መቀመጥ ታመቻቻለህ አይነት ነው። እንግዲህ ብዙን ጊዜ በልጅነታችን በተለይ መሬት ላይ ብዙ ጊዜ እንቀመጥ ነበረ አሁን አሁን ግን ብዙም መሬት ላይ የመቀመጥ እንትኑም የለም። አንደኛ ቤት ውስጥ ከሆነ ሶፋ ላይ እንቀመጣለን ወይ ኮርሲ ላይ ወይ ላይስቲክ ወንበር ላይ እንቀመጣለን። ካልሆነ ደግሞ ውጪ ላይም ከሆነ ደግሞ የሆነ የተለያየ መቀመጫዎች ላይ እንቀመጥ አልፎ አልፎ ግን መሬት ላይ ለመቀመጥ አመቻቻለሁ።

ፀሀይ እንዴት ትጠለላለህ ነው? ከፀሀይ እንግዲህ ብዙዉን ጊዜ ጥላ ጥላውን በዛፍ ጥላ አካባቢ በመሄድ ወይ እዛ አካባቢ ወይ በመቆም ወይ ቤት ውስጥ በመሆን ወይም ደግሞ ጥላ በማጥላት ከፀሀይ መጠበቅ። እችላለሁ ብዙ ጊዜ ቢሮ ስለሆነ የምንውለው ቤቱ ስለሆነ ፀሀይ አያገኘንም ከፀሀይ መጠበቅ እንችላለን። ቤት ውስጥ በመሆን ወይም ጥላጥላውን በዛፍ ጥላዎች አካባቢ በመሄድ በመቀመጥ ወይም ደግሞ ጥላ በማጥላት ከፀሀይ መጠበቅ እችላለሁ

ጾም ትጾማለህ ነው የሚለው አዎ ጾማለው በተለይ እኔ ኦርቶዶክስ ነኝ። ጾም አርብ ረቡህ ጾማለሁ ሰኔ ጾማለሁ ሁዳዴ ጾማለሁ። ሰኔ ጾም የሚባል አለ። የነሐሴ ጾም የሚባል አለ የገና ጾም የሚባል አለ። ሁሉንም ጾምአለው። ትልቅ ከሆነ በኋላ ጾም መጾም ግድ ነው። እጾማለሁ

ሩዝ ትወዳለሁ ወይ ነው? ሩዝ እወዳለሁ ብዙም ጊዜ እንደውም ቁርስ ላይ እና መክሰስ ላይ ሩዝ ይሰራልኛል ሩዝ እበላለሁ። እና ቁርስ እበላለሁ መክሰስ አካባቢ የአሥራ አንድ ሰዓት ላይ እጠቀማለሁ። እና ሮዝ በጣም እወዳለሁ ከምወዳቸው ምግቦች አንዱ የሩዝ ምግብ ነው። ስለዚህ ሩዝ እወዳለሁ እጠቀማለሁ እበላለሁ

ማደንዘዝ ትወዳለህ ነው? የሚለው እኔ ማደንዘዝ አልወድም ማለት ማደንዘዝ ሰው ሊሆን ይችላል ማደንዘዝ ወይም የራሴን ገላ ሊሆን ይችላል። እንደዉም ሲደነዝዛ ትንሽ አይመቸኝም እና ማደንዘዝ አልወድም። ብዙ ጊዜ እንደዛ አይነት ነገሮችን አላዘወትርምም አልወድምም አላደርጋቸውም ምክንያቱም ሲደነዝዘው አያስኬደኝም እና።

ከአለቃህ ጋር ግንኙነት እንዴት ነው ነው? ከአለቃዬ ጋር ጥሩ የሆነ ግንኙነት አለኝ። በአግባብ ነው ሰአቱን በስነ ስርዓት ተጠቅሜ ሰአቴን አክብሬ ስራዬን አክብሬ እሰራለሁኝ። አለቃዬ ደግሞ ስራ እኔ ስራዬን በአግባቡ ተሰራሁ በጥንቃቄ ሰዓት ታከበርኩ። አይነት ግንኙነት ስለማንገናኝ ነውም ግንኙነታችን የጠነከረ ነው ጥሩ ነው። ደስ የሚል ግንኙነት አለን።

ቤት ስለ ቤተሰብህ ንገረኝ ቤተሰብ አለኝ። ሚስት አለችኝ ልጆች አሉኝ። ቤተሰቦቼ እንደዛ ናቸው እናትና አባቴ ወንድሞቼ እህቶቼ ደግሞ ራሳቸውን ችለው አላቸው። ቤት እነሱም ራሳቸው ቤት እኔም ራሴ ቤት ነው። የምንኖረው በስራ ምክንያት እኔም ራቅ ብዬ ነው የምኖር። እዚህ ቤተሰቦቼ እንደዚህ ናቸው። ልጆች አሉኝ ሚስት አለኝ እኔ አለው እና አራት ሆነን ነው የምንኖረው

የመንገድህን ስም ታውቃለህ? አዎ ፌርማታ ለምሳሌ በታክሲ በመሄድ ሰዓት ከአንዱ ቦታውን ወደ አንዱ ቦታ ስንቀሳቀስ ቦታዎችን እለያለሁ አውቃቸዋለሁ በተለይ ብዙ ጊዜ የምኖርበት አካባቢ። ብዙ ጊዜ እንትን እላለሁ አውቃቸዋለሁ ከየት የት ፊርማታዎቹ ለያለሁ። ቦታዎቹ እያሉ አካባቢዎችን አውቃለሁ እና የመንገዴን ስም አውቃለሁ ማን እንደሆነ ምን እንደሆነ አውቃለሁ

ስንት ኢሜል ትልካለህ ነው ቢያንስ በሳምንት ሶስት አራት ኢሜል እልካለሁ፤። ማለት ለጓደኞቼም ለስራ ጉዳይ ከ ከጆርናሎች ጋር አርቲክት ጋር ተያይዞ ከጆርናሎች ጋር እንደዚሁ እጻጻፋለሁ እላላካለሁና በሳምንት ሶስት ጊዜ አራት ጊዜ ላላካለሁ።

ምን አይነት ጫማ ትወዳለህ ነው? እኔ ብዙ ጊዜ ሽፍን ጫማ ነው የምወደው እና የቻይና ጫማን ብዙ ጊዜ አልወዳቸውም። የግር ያሞቃሉ ሲኒከር የቬትናም ጫማዎች። ሲኒከር ቆዳ ብዙ ጊዜ አልወድም። ቀለል ያሉ ሲኒከር ነገሮችን እጠቀማለሁ እና እነሱን ብለብስ ደስ ይለኛል እወዳለሁ

በገበያ ዋጋ መደራደር ትችላለህ ወይ ነው አዎ እችላለሁ በገበያ ዋጋ መደራደር እችላለሁ ምክንያቱም የግድ ነው አንድ ገበያ ስትገዛ ተደራድሮ ነው እቃ የሚገዛውም፤ ስለዚህ ሲደራደሩኝም ሌሎች እኔም ተደራድሬ ነው የምሸጠው፤ ስለዚህ መደራደር እችላለሁ የገበያ ነው አንድ ልብስ ለመግዛት ጥሩ ነው ላይ ሊጠራ ይችላል እኔ ግን ዝቅ አድርጌ ቀንስና ከዛ መካከል ላይ እንገናኛለን፤ እንገበያያለን ስለዚህ መደራደር እችላለሁ።

የምትወደው እንስሳ ምንድነው? እምወደው እንስሳ ኧ ብዙውን ጊዜ ኧ የቤት እንስሳን ድመት እወዳለሁ። ድመት እወዳለሁ ውሻ እወዳለሁ። ኧ ላም እወዳለሁ ጥጆችን ጥጆች የላም ጥጆችን ደስ ይሉኛል እወዳለሁ። ከዱር እንስሳ ደሞ ጦጣ ጦጣን እወዳታለሁኝ። ደግሞ አንዳንድ ጊዜ እንይዛትና እንይይ እንዝናናባትለ እና እነዚህን እወዳለሁ

የስልክ ባትሮዬ ምን ያህል ይቆያል ነው? የስልኬ ባትሪዬ ቢያንስ ቪዲዮ ምናምን ከተጫወቅኩበት አምስት ሰዓት ይቆያል። ከዛ ውጪ ግን ምንም ለስልክ ብቻ ሃሎ ለማለቻ ብቻ ከሆነ ግን ሁለት ቀንም ሶስት ቀንም ይቆያል እስከ ሶስት ቀን ይቆያል። ነገር ግን ቪዲዮ ምናምን ከተጫወኩ ግን አምስት ሰዓት ስድስት ሰዓት የሚቆይበት ሁኔታ አለ። ከዛም በላይ እስከ ስምንት ሰዓቱ የሚቆይ ይችላል።

ውሳኔ መስጠት ትችላለህ አዎ እችላለሁ በቤተሰቤ ላይ ውሳኔ መስጠት እችላለህ በቤተሰቤ ውሳኔ መስጠት እችላለሁ። ለምሳሌ ሽምግልና ይኖራል እንግዲህ ሽምግልና ላይ ውሳኔ መስጠት እችላለሁ። ቤተሰብ በልጆች ላይ ውሳኔ የበጎም ውሳኔ ሊሆን ይችላል መጥፎም ውሳኔ ሊሆን ይችላል እንደየሁኔታው። አድርጌ ውሳኔ መስጠት እችላለሁ

ስራዎችን በቅደም ተከተል ታስቀምጣለህ ነው የሚለው አዎ አስቀምጣለሁ በጥንቃቄ መቼም ያለፉ ስራዎች የጠፉ ሁሉ በቅደም ተከተል አስቀምጣለሁ ከዛ በኋላ ለመስራት ብፈልገው ቀደም ያለው የሰራሁትን ብፈልግ በቅደም ተከተት ስለሆነ ያስቀመጥኩት ለመስራት ለመፈለግ አያዳግተኝም በየአመተ ምህረቱ አስቀምጣለሁኝ እሰራለሁና ስራዎችን በቅደም ተከተል አስቀምጣለሁ።

አዎ ስልጠና ትወስዳለህ ነው የሚለው አዎ ስልጠና እወስዳለሁ እኔም እሰጣለሁ። ለተማሪዎች ስልጠና እሰጣለሁ ለመመልከት እሰጣለሁ እንደውም ደግሞ እኔም የተለያዩ ስልጠናዎችን እወስዳለሁ። አዲስ ነገሮች ሲመጡ ከላይ ከመመሪያ ከፌደራል ምናምን ሲመጡ እሱን ለማስተግበር ስልጠና ይሰጣል እና አዳዲስ ክህሎቶችንም ለመረዳት ከውጪ ምናምን ከዩቲዩብ ከምን ከመከታተል። ለመምህራን ለተለያዩ ሰው ስልጠና አሰጣለሁ እወስዳለሁም እወስዳለሁ እኔ

ነገሮችን በስርዓት ታስቀምጣለህ ነው የሚለው አዎ አስቀምጣለሁ ነገሮችን ስነ ስርዓት። አስቀምጣለሁ ለነገ እንዳይጠፋኝ ለሌላውም ለሚመጣው ለሚመጣው ትውልድ እንዳይጠፋ ነገሮች በስነ ስርዓት አስቀምጣለሁ፤ ምክንያቱም በ በትክክለት የተቀመጠ በስነ ስርዓት የተቀመጠ ነገር ማንም ሰው መጥቶ ቢፈልጋቸው አያጣም በቀላሉ ማግኘት ስለሚችል ነገሮችን በስነ ስርዓት አስቀምጣለሁ።

መተግበሬዎችን ታወርዳለህ ወይ ነው? አዎ አወርዳለሁ መተግበሬዎች እንዳሉ በኮምፒውተሮቼም ሞባይሎቼም ላይ አሉ መተግበሪያዎች እና አወርዳለሁኝ ሲያስፈልግም አወርዳለሁ። በዚህ ሰዓት አወርዳለሁ። ብዙ ጊዜ የማልጠቀምበት ከሆነ ደግሞ አሰወጣዉና በምፈልግ ሰዓት አወርዳለሁ። ስለዚህ መተግበሪያዎቼ ሁሉ አሉኝ ሁሉም በሁሉም ባይሆንም የምጠቀምባቸው እኔ መተግበሪያዎች አወርዳለሁኝ። እና አሉኝ